አዎ የምሰራው ስራው ነው ጥራት ያለው ነው ጥራት ከሌለው ደንበኞቼን ስለሚቀየሙኝ አለቃዬም ስለሚቀየመኝ ጥረት ያለው ስራ ነው። ማቀርበው ሁሌ ጥራት ከሌለ ለሰው አላቀርብም። ስለዚህ ተረጋግቼ ጥራት ያለው ስራ ለመስራት ነው የምሞክረው። በተቻለኛ አቅም

ሽማግሌዎችን ወይም አዛውንቶችን የማከብረው አሁን ትራንስፖርት ላይ ከሆነ እኔ ወንበር ይዤ ከሆነ እነሱ ቆመው ከሆነ ተነስቼ ለነሱ ወንበር በመልቀቅ። ሰልፍ ላይ ከሆነ ደግሞ የትራንስፖርት ሰልፍ ላይ ከሆነ ለነሱ ቅድሚያ በመስጠት እነሱን ከፊት ከፊቴ በማስቀደም። እቃ አሁን መንገድ ላይ እየሄድኩኝ ተሸክመው ካየኋቸው ደግሞ እቃቸውን ተቀብዬ እኔ በመያዝ እንደዚህ ነው ክብሬን ማሳያቸው። ሌላም አሁን የሆነ የተበላሸው የተ የሆነ ቆሻሻ የነካው ልብስ አድርገው ካየኋቸው ዝም አልላቸው ቀስ ብዬ ሸፍናቸዋለሁ። እንደዛ ነው። አዛውንቶ ሽማግሌዎችን መክበሬን ማሳያ እንደዚህ ነው። እንደዚህ ነው የማከብራቸው።

አዎ አቧራ በጣም ችግር ይፈጥርብኛል። ሳይንስ ስላለብኝ አቧራ ከነካኝ ይባባስብኛል። አስነጥሳለሁ ንፍጥ በንፍጥ እሆናለሁ። ያመኛል እንዳለ ራሴን ያመኛል። በጣም ነው። ችግር የሚፈጥርብኝ በጣም ሳይነስ ያስነሳብኝ አንድ አዲስ መተንፈስ ሁላ ይከብደኛል። ስለዚህ አቧራ በጣም አልወድም አልወድም አቧራ በፍጹም ጤናዬን ነው የሚያዛበው። ሙሉ ቀኔን ነው የሚያዛባብኝ።

አይ አልችልም መንዳት አልችልም አልተማርኩም እንጃፍቃድ የለኝም። ምንም መንዳት ፈልጌም አላውቅም ይመስለኛል ፍርሃት አለብኝ። የመኪና ደጋሚ ምናምን ስለምፈራ። ለመንዳት ድፍረቱ የለኝም። ስለመንዳት አስቤ ራሱ አላውቅም ፍርሃት አለብኝ መሰለኝ። አይ አልችልም ለወደፊቱም ምነዳ አይመስለኝም። እፈራለሁ የመኪና አደጋ ስለምፈራ።

አይ እኔ ቀልድ መናገር አልወድም አልችልበትም አያምርብኝም ሞክሬውም አላውቅም። አንዳንድ ሰዎች እየቀለዱ ሳይሳቅላችሁ ስቀር ስለማይ እንደዛ መሆን ስለማልፈልግ። አልቀልድም ተናግሬ አላውቅም አስቤውም አላውቅም እውነቱን ለመናገር። እንደዛ አይነት ሰው አይደለሁም። ይመስለኛል ኮስታራ አይነት ሴት ነኝ። እና ቀልድ እልናገርም መናገርም አስቤም አላውቅም ሞክሬም አላውቅም።

አዎ ድንቅ መሰብሰብ ስብስብ ማድረግ ወዳለሁኝ በተለይ የተለየ ቅርጽ ያላቸው የተለየ ቀለም ያላቸው ድንጋዮችን ሳገኝ መሰብሰብ እወዳለሁ ምክንያቱም አይታወቅም ማዕድን ይሆናል ብዬ አስቤ እፍረት ነው ለወደፊቱ በውድ ዋጋ ለመሸጥ ብዬ ከተገኘ ብዙ አላገኘም ግን ባገኘሁበት አጋጣሚ ሁሉ ሰበስባለሁኝ። ድንጋይ በተለይ የተለየ ቅርጽ ያላቸው ድንጋዮችን መሰብሰብ ደስ ይለኛል እወዳለሁኝ ይሄ ነው።

እኔ የምወደው የሙቀት መጠን ምርጫዬ ይሄ መካከለኛ ይሄ የ የክፍል ቴምፕሬቸር የሚባለው አለ አደል በጣም የማይሞቅ በጣም የማይቀዘቅዝ ይሄ መካከለኛ የሙቀት መጠን። ምክንያቱም ሲሞቅም በጣም ሲሞቅም ያስጠላል በጣም ሲቀዘቅዝም ያስጠላል። ስለዚህ ያው ለሰው የሚስማማው ኖርማል ይሄ መካከለኛ የሙቀት መጠን መርጣለሁ። እሱ ነው ደስ የሚለኝ ጤነኛም እሱ ይመስለኛል።

አዎ ላፕቶፕ አለኝ። እንዳለ መስራት ያለብኝን ነገሮች ምሰራው በእሱ ነው። ጽሁፍ መጻፍ ካለብኝ ፕሮግራም በኤክዜል ማዘጋጀት ካለብኝ ቪዲዮዎችን የዩቲዩብ ቪዲዮዎችን ማየት ካለብኝ በእሱ ነው የምጠቀመው። በጣም ጠቃሚ ነገር ነው ላፕቶፕ። ከተሻለማ ሁሉም ሰው ቢኖረው ሁሉ ደስ ይለኛል። ተመስገን እኔ አለኝ። እና በደንብ ብንጠቀምበት ለቁም ነገር ማለት ነው። ለእንቶ ፈንቶ አይደለም። ለቁም ነገር በደንብ ብንጠቀምበት ስራ ለመስራት ገንዘብ ለማግት የገቢ ምንጭ እንዲሆነኝ ሆነኝ ረድቶኛል። በደንብ

ልብስ ያው ባለኝ የእረፍት ቀን ነው ማጥበው በሳምንት አንድ ቀን ቅዳሜ ከሰኞ እስከ አርብ ያው ስለማይመቸኝ ስራ ላይ ስለሆንኩኝ። ምንም ጊዜ ስለሌለኝ ማታም አምሽቼም ስለምገባ አይመቸኝም። ስለዚህ ቅዳሜ ናት ያለችኝ እረፍት ግን ቅዳሜ አጥባለሁ እሁድ ደሞ ያው ራሴን ፀጉሬን ስሰራ። ቤተክርስቲያን ሲሄድ ምናምን ስለሚያልቅ ቅዳሜ ናት ነፃ ቀኔ። በቅዳሜ ቀን ነው ምሰራው ልብስ የማጥበው።

አዎ ከምትጠቀማት መጠቀም እችላለሁ ከምር የተለያዩ ነገሮች እጠቀማለው ዋና ለልብስ ማስጫነት ነው። ዘርግቼ ግቢውን ዘርግቼ ለልብስ ማስጫነት እጠቀመዋለው። ሌላ ስፖርት ነው ስራ ሲያስፈልገኝ ደግሞ ስፖርት እዘልበታለሁ ገመድ እዘልበታለው። አንዳንዴ ደግሞ ስጋ ከበዛ ቤት ውስጥ ቋንጣ መስራት ካለብኝ ዘርግቼ ስጋውን ዘርዝዬ ቋንጣ መስሪያ አረገዋለሁ ቋንጣ መስቀያ አረገዋለው። እና ገመድ መጠቀም በደንብ እችላለሁ አውቅበታለህ።

አዎ የተለያዩ ማህበራዊ ሚዲያዎችን እጠቀማለሁኝ። ለምሳሌ ቲክ ቶክ አለኝ ዩቲዩብ ዋትሳፕ ቴሌግራም ማህበራዊ ሚድያ የሚባሉት ማቃቸው የሚጠቁምኝን የማይጠቅሙኝን አልጠቀምም። ይጠቅሙኛል ለይት ያለ ጥቅም አገኝባቸዋለሁ ብዬ የማስባቸውን ግን እጠቀማለሁ ሰው ለማግኘት ሰው ያሁን ሌላ ቦታ ብዙ ቦታ ማላገኛቸውን ነገሮች ለማግኘት። አሁን ዩቲዩብ በጣም ነው የጠቀመኝ። ሌላ ቦታ ማላገኛቸውን እውቀቶች ከዩቲዩብ በደንብ አጊንቻለሁ። እና በሚያስፈልገኝ ከሆነ እጠቀማለሁ ማህበራዊ ሚዲያ በደንብ።

እኔ የምወደው ፊልም የሳይንቲፊክ ሳይንቲፊክ ልቦላድ የሆነ ፊልም ነው። አሁን ትልቅ እየሆንኩኝ ነው መሰለኝ። ይሄ የፍቅር ፊልም የኮሜዲ ፊልም ምናምን ብዙ አያስደስተኝም። ጠንከር ያሉ ፊልሞች። የሆረር አልወድም ከነጭራሹ በፊትም አልወድም አሁንም አልወድም። ይሄ ትንሽ ትንሽ ከረር ያለ የሳይንቲፊክ ልብ ወለዶች ቢሆን መርጣለሁኝ በዚህ ጊዜ። እሱ ነው እሱ ላይ ነው ጊዜ እንዳጠፋ የምፈልገው ትርፍ ጊዜ ካለኝ እሱን ነው የማየው።

ወደ ገበያ መሄደው ብዙ ጊዜ በሳምንት አንድ ቀን ነው ቅዳሜ ቅዳሜ ምክንያቱም ያለኝ የእረፍት ቀን ቅዳሜ ነው። ልብስም ጫማ ሆነ የምግብ የምግብ ግብአቶችን ለመግዛት እነ ፓስታ መኮረኒ ሆነ ቅመማ ቅመሞችን ዘይትን ሁሉም ነገር በሰፊው ማገኘው ጊዜም በሰፊው ማገኘው አማራጭም ገበያ ውስጥም አማራጭ በሰፊው የማገኘው ቅዳሜ ስለሆነ። ቅዳሜ ብዙ ጊዜ ወደ ገበያ የሚሄደው አንድ ቀን ነው። በሳምንት አንድ ቀን ቅዳሜን መርጬ ነው

አዎ በአይን እመለከታለሁ በደንብ። አጠገብ ያሉ ሰዎችን ከሆኑ እና ምጠራጠራቸው አይንት ሰዎች ከሆኑ በድንብ እመለከታቸዋለሁ የሚሰሩትን እከታተላለሁ። በደንብ ያው መንገድ ያሉ ሰዎችን እመለከታለሁ። አያለው። ምን ተፈጥሮ ነበር እዚህ አካባቢ ሲባል ቢያንስ ምንድነው? ምስክር እንደሆን። እመለከታለው በድንብ ሰዎችን እሞክራለሁ ለመመልከት እሞክራለሁ በደንብ ያገኘሁትን ነገር ሰዎችን በተለይ።

አዎ ተስማሚ ቦታ አላገኘሁም። ማንሳት ወደናው የከተማ አየር ብዙ ደስ አይለኝም። ስለዚህ ወደ ክፍለ ሀገር ጫካ ወደ በዛባቸው አካባቢዎች እየሄድኩኝ ወፎችን። እዛ ክፍለ ሀገርም ያሉ ሴቶች ስራ ሲሰሩ። ገበያ ሲወጡ እንደዚህ አይነት ለየት ያሉ ነገሮችን ማንሳት እወዳለሁው። የከተማው አየር ብዙ አያስደስተኝም። የክፍለ ሀገር ወደ ገጠር ያለው አየር ጸጥ ያለው ስለሆነ ለፎቶ ይመቻል። ሰውም ደስ ይላል። ፎቶ ሲነሳም ጥሩ ፎቶ የሚወጣው ወደ ገጠር አካባቢ ነው። እና የገጠር ከፎቶዎች በተለይ ማንሳት እወዳለሁኝ። አዎ

መብራት ሲቋረጥ ያው ሞታ ከሆነ ሻማ አበራለሁኝ። ቀን ከሆነ መስኮቱን በሩን እከፍታለሁ። በቃ መተኛት ካለብኝ እተኛለሁኝ ማታ በተለይ እተኛለሁ ምንም መስራት አልችልም በማታው ስለዚህ እተኛለሁኝ። ቀን ከሰል አቀጣጥየ ምግብ የምሰራ ከሆነ ከሰል አቀጣጥየ በከሰል እሰራለሁ ምግቤን። ሌላ በቃ ሌላ ምንም ነገር መስራት አልችልም እስከሚመጣ ጠብቅ አጥቶኝ እንጂ ምን አማራጭ ነኝ ሌላ ነገ አንተ አንዴ ቤት ወለወለ ነገር ነው። አዎ። ያላሰብኩትን ቤት ሊያስወለውለኝ ይችላል ከመብራት ጋር ምንም ስለማይገናኝ ቤት ማጽዳት። ቤት አፀዳለሁኝ ያ ነው እንግዲህ እንደዛ ሳደርግ ቀኑ ያልፋል።

አሁን በዚህ ሰዓት ስጦታ መስጠት ትቻለሁ አልወድም። በፊት ግን ስጦታ መስጠት እወደ ነበር ደግሞ ልምድ ነገር ሆኖብን ነበር ጓደኛማማቾች በተለይ በልደት እንሰጣጥ ነበር ስጦታ ያኔ ደስ ይለኝ ነበር። እንደዚህ ስለሆንኩኝ ነው መሰለኝ አሁን ግን አልወድም። በዚህ ሰዓት ስጦታ መስጠት ደስ አይለኝም እኔ እንጃ ምሰጠውም ሰው ስለሌለ ነው መሰለኝ ስጦታ መስጠት አስቤ አላውቅም። በዚህ ጊዜ በፊት ግን ልጅነት ስለነበረኝ ድሮ እወድ ነበረ አሁን ግን አልወድም።

እሺ ዋና ሀላፊነቶቼ የተለያዩ ናቸው ቤት ውስጥ ከሆነ ያው ቤት ማጽዳት ወጥ መስራት ግቢያችንን ማጽዳት ሊሆን ይችላል። ልብስ ማጠብ ስ ስራ ላይ ሲሆን ደግሞ ሀላፊነቶቼ የሂሳብ ሰራተኛ ስለሆንኩኝ። ሂሳቦችን መስራት እንዳለ ወጪና ገቢዎችን መስማት ሂሳብ መዝጋት አመታዊ ሂሳብ መዝጋት። እነዚህ ናቸው። ዋና ዋና ሀላፍነቶ

አዎ ከመስመር ላይ እገዛለሁ። ድንገት ቆንጆ ነገሮች ካገኘሁ። ርካሽ ነው የሚሆኑት መስመር ላይ የሚገኙ ነገሮች ርካሽ ነው የሚሆኑት። ቆንጆ ነገር መልሰው የማይገኝ ነገር ከሆነ እገዛለሁ በደንብ። ዋጋውን አይቼ ጥራቱን አይቼ ከወደድኩት። ከመስመር ላይ እገዛለሁ በደንብ

እኔ በጣም የምወደው በዓል ፋሲካን ነው ምክንያቱም ህይወት ያገኘንበት ነው ክርስቲያን ነኝ ስለዚህ ፋሲካን በጣም እወዳለሁ። ጌታዬ ኢየሱስ ክርስቶስ ለኔ ሲል ሞቱ። እኔን ከሲኦል ወደ ገነት ያስገባበት ስለሆነ። በጣም ደስ ይለኛል። የቤተክርስቲያኔም ስርዓት በጣም ጥሩ ነው ኦርቶዶክስ ክርስቲያን ነኝ። እና የቤተክርስቲያኔም ስርዓት ቤተክርስቲያን የሚደረገው አካባበር ስደቱ ሁሉም ነገር እያንዳንዱ ነገር። የፋሲካ በጣም ነው የምወደው ከሁሉም የበለጠ ፋሲፋን አስበጥጣለሁ።

አዎ የድምጽ መልእክት ልካለውኝ በደንብ በተለይ ውጭ ሀገር ላሉት ጓደኞቼ። ድምፃቸውን የኔን ድምጽ መስማት ስለሚፈልጉ እኔም የነሱን ድምጽ መስማት ስለምፈልግ የድምጽ መልእክት በደንብ ነው የምጠቀመው። ዋሳፕ ላይ እና ቴሌግራም ላይ በተለይ። ከአጠገቤ ከሌሉ ማላገኛቸው ሰዎች ሲሆን። ወይም የድምጽ መልክት እጠቀማለሁ ከመጽሐፍ ይልቅ የውስጤን በደንብ መናገር ስለምችል። የድምጽ መልክት አዎ በደንብ ነው የምጠቀመው አለኝ።

አዎ በደንብ ለሌሎች ማስተማር እችላለሁ። በተለይ እኔ ማራሳ እራሴ እማውቃቸው ጉዳዮች ራሴ ተምሬያቸው ያለፍኳቸው ጉዳዮች ላይ። ታናናሾቼን በደንብ ማስተማር ከእኔ ስር ያሉትን ማስተማር በደንብ እችላለሁኝ ወንድሜን ልጆች ያው እማስተምራቸውም እኔ ነኝ ሁሉንም ነገር ማስጠናቸው ሁሉንም የትምህርት አይነቶች። ምክንያቱም ልጆች ናቸው። እኔ ተምሬ አልፌዋለው አቀዋለው ምን እንደሚማሩ። ስለዚህ ማስተማር በደንብ እችላለሁኝ አይከብደኝም ምንም አይከብደኝም።

አንድ ሊትር አንድ ሊትር ውሃ ነው እምጠጣው በቀን። በፀሀያማ ቀን ከሆነ ትንሽ አንድ ሊስክ ከግማሽ አረገው ይሆናል። ግን እንደ ቋሚ መጠጥ ብየ እምይዘው። አንድ ሊትር ውሃ አንድ ልትር ቀዝቃዛ ውሃ። ምንም ጠጣው። ስምክሌቶስ አሁን በዚህ ሰሞን ስሰማው ብዙ ሰዎች ያው የቁጣዊ በሽታ የሆነ የሞቱ ነው። ስለዚህ የዛ ላይ ሳልደርስ በፊት መጠነቀቄ ለማድረግ አንድ ሊትር ውሃ እጠጣለው በቀን። እንደዚህ ነው።

እኔ ምወደው የሳይንቲፊክል ልቦለድ መጽሐፎች ናቸው። ነጠይባዳ ራሃማቶራ የዶክተር አለማየሁ ወሲ መጽሐፍ ሆኜ እንዳለ። ራሃማቶራ ሰበዝ መርበት ተመሳሳይ ስለሆነ። ውስጣቸው። እነዚህ መጽሐፎች አንድ አይነቶች ናቸው በጠፋቸው ያው በቃ የሳይንሳዊ ልቦለዶች።

ማቅረብ ትችላለህ ወይ? ለማለት ፈልጋችሁ ይመስለኛል አዎ አሁን ፕሮቭ ውሻን። ማቅረብ እችላለሁ በደንብ። የቤት ውስጥ ፕሮግራም ላይ የሆነ ነገር ማቅረብ የኔ ሀላፊነት ነው። ወጥቼ መናገር ካለብኝ ማቅረብ ነገር ካለን ለሰዎቹ ለተጋባዥዎቹ አዎ አቀርባለሁ። ማቅረቢያ ማቅረብ ትችላለህ የሚለው ጥያቄ ግን አልገባኝም። ማቅረብ ትችላለህ ከሆነ አዎ እችላለሁ።

አዎ ወድጄ ሳይሆን ሳልወድ እንደዛ ነው ተፈጥሮዬ ስሜቴ ፊቴ ላይ ይታያል ማስመሰል አልችልበትም። አንድ ሰው ካናደደኝ ስ ፊት ለፊቱ ፈገግ ብዬ በውስጤ መበሳጨት ስለማልችል። ፊት ለፊት ይታይብኛል እኔ ባልት ባይታይብኝ እኮ ደስ ይለኛል ግን ፊቴ ላይ በደንብ ነው ሚታየው። ሲከፋኝም ስደሰትም ሰው ላይ ስበሳጭም ሰው ስጠላም ሰው ስወደም በደንብ ነው ሚታየው። ፊቴ ላይ

የኔ ጠዋት እለታዊ ተግባር ካልጋዬ እነሳለው አልጋዬን አነጥፋለሁ። ወደ ገላ መታጠቢያ ቤት ገብቼ ገላዬን እታጠባለሁኝ። ከዛ የጾም ቀን ካልሆነ። ቁርስ እሰራለው ቁርስ አቀርባለሁ ከቤተሰቦቼ ጋር እመገባለሁኝ። ከዛ የተመገብንበትን ሳህን አጥባለሁ። ወደ ምሳ ስራ ገባለው። እንግዲህ አትክልቶቹ የጓሮ አትክልቶችን አጠጣለሁ። ግቢ እጠርጋለሁ ቤትም የሚወለወል ነገር ካለ ቤት ውስጥ ወደ ወለውላለው ጠረጴዛ ወንበር መሬት የቆሸሸ ነገር ካለ እሱን ወለውላለው። በተረፈ ምሳ ወደ መስራት እገባለው። ከዛ የጧት ተግባሬ አለቀ ማለት ነው። በዚህ

አዎ የሚሄድባቸውን መንገዶች ስም አቃለሁ ወደቤቴ የሚወስደኝ መንገድ ስም አቃለሁ። የሰሜን መውጫ መንገድ ይባላል የሰሜን መውጫ መንገድ ስለሆነ ድልበር ይባላል የድልበር መንገድ ይባላል። በደንብ አውቀዋለሁ። ምሄድባቸውም ቦታዎች መንገዳቸውን ጠይቃለው ምክንያቱም የት ነሽ ስባል ያለሁበትን ቦታ ለመናገር ማለት ነው። ምሄድበትም ምጓዝበትም የመንገድ ስም አውቃለው። ሚነግረኝ ሰው እንኳን ባጣ ያው ዘመኑ ዘመኑን የለም ማፕ ላይ ያሳየናል ያሳየኛል። ስለዚህ በሱ አቃለሁኝ

አዎ በጣም በጣም ጥሩ ግንኙነት ነው ያለኝ። በተቻለኝ አቅም ፀብ ክርክር ንጭንጭ ጥል ምናምን ከአጠገቤ ለማራቅ እሞክራለሁ። ምክንያቱም በቃ ሁሌ የስራ ባልደረባ ማለት ሁሌ በየቀኑ ማገኛቸው ናቸው፤ እና ከነሱ ጋ ከተጣላን ህይወቴ ሁሉ አስቀያሚ ነው የሚሆንብኝ የሚመስለኝ ስለዚህ በጣም ጥሩ ግንኙነት ነው ያለኝ። ድንገት እንኳን መጥፎ አንድ ሰው ቢናገረኝ ዝም ብዬ አልፍና ቀስ ብዬ ነው ሌላ ጊዜ ማን ለምን እንደዚህ አልክ ለምን እንደዚህ አልሽ የምለው እንጂ ያኔ የሆነማ መጥፎ ነው። ያጋግዳል ነገር እና በየቀኑ እየተገናኘን ደግሞ በየቀኑ የሆነ መገለማመጥ ምናምን መጥፎ አስተያየት መታየት በጣም ያስፈራኛል። ስለዚህ በሰላም ነው ከሁሉም የስራ ባልደረቦቼ ጋር ያለኝ ግንኙነት ሰላማዊ ነው። ከ ከ ትላላቆቹ የስራ ባልደረቦች ማለት ከነ ማናጀሩ ከነ ከድርጅቱ ባለቤት ጋር እና ከታናሽ የሚባሉት ከጥበቆቹ ጋር ከጽዳቶቹ ጋር ሰላማዊ ግንኙነት ነው ያለኝ እስካሁን ምንም በሰላም ነው በቃ ስራችን ነው የሚያገናኝን ስራችንን በስርዓቱ ሰርተን እንወጣለን። እኔ ስራዬን በስርዓቱ ሰርቼ ወጣለሁ ከማንም ጋር ፀብ ግንኙነት የለኝም ተመስገን ነው እስካሁን ጥሩ ነው እግዚአብሔር ይመስገን ጥሩ ግንኙነት አለኝ እስካሁን

የምወደው ቁጥር አስራ ሁለት ነው። የ በኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዱስ ሚካኤል በዓል የሚከበር በአስራ ሁለት በአስራ ሁለት ወር በገባ በአስራ ሁለት ለዛ መሰለኝ። አስራ ሁለት ቁጥርን ነው የምወደው ከሁሉም ቁጥር የበለጠ እና ጥሩ ጥሩ ነገሮችም ይደረጉልኛል። በአስራ ሁለት ቀኑ አስራ ሁለት በሆነ ቀን ማለት ነው። ስለዚህ አስራ ሁለት ቁጥርን ነው የምወደው።

አይ በአደባባይ ይሄ መናገር አልችልም እፈራለሁ እንቀጠቀጣለው። ከልጅነቴ ጀምሮ ስላለመድኩኝ ነው መሰለኝ። አስተማሪዎቼም ወጥታችሁ ተናገሩ አይሉም ነበር ቁጭ ብለን ነው የምንማረው እና። አሁን ካደኩ በኋላ አደባባይ ላይ ወጥቼ ብዙ ሰው የተሰበሰበበት ለመናገር አልችልም። እንኳን አደባባይ ላይ አንድ አዳራሽ ውስጥ አንድ ክፍል ውስጥ እንኳን። አስር ሰው እንኳን የተሰበሰበበት የተሰበሰበበት ላይ መናገር አልችልም እፈራለሁ እጄን ይንቀጠቀጥብኛል። ትንፋሽ ያጥረኛል። ድምፄ ይንቀጠቀጣል። አልችልም በፍጹም በአደባባይ ላይ መናገር አልችልም።

መጽሐፍ ሁል ግዜ ነው የማነበው ጊዜ አልመርጥም መጽሐፍ ለማንበብ። ስራ ሰርቼ ስጨርስ አነባለሁኝ ሌላ የምሰራው ነገር ከሌለ አስቸኳይ የቤቱ ስራ ከሌለ ወይ የቢሮ ስራ ከሌለኝ። መጽሐፍ አነባለሁኝ። በቀን አላቅም ስንት ጊዜ? ጥዋት አካባቢ አነባለሁ። ማታ ላይ አነባለሁ። በቀን ከሆነ በቀን ሁለት ጊዜ አነባለሁ ሶስት ጊዜ ምሳ ሰዓት ላይም አነባለሁ። ሶስት ጊዜ በቀን ሶስት ጊዜ አነባለሁ።

አሁን ያለሁበት አካባቢ ትንኝ የለም። በጣም ቅዝቃዜ ያለበት አካባቢ ስለሆነ ትንኝ ምንም የለም። በፊት የነበርኩበት ጋር ግን ነበር በደንብ ትንኝ፥ የወባ ትንኝ፣ ቢንቢዎች በደንብ ነበሩ። እና ለምንድን ነበር መሰላችሁ በማነው ክረምት ላይ ዝናብ እንደዘነበው መሬቱ ውሃ እንደያዘ፥ ፀሀይ ይወጣል። የዛን ሰዓት ላይ ትንኙም ዝንቡም ሁሉም ነገር ይበዛል። አሁን ያለሁበት ቦታ ግን አይመቻቸውም። አየሩ ለነሱ አይመቻቸውም ይገድላቸዋል በጣም ብርድ ነው ለሰው ራሱ ብርድ ነው እንኳን ለትንኝ። ስለዚህ ምንም ትንኝ የለም።

ኮምፒውተር መጠቀም እችላለሁ ከልጅነት ጀምረው የጀመርኩት ትምህርት ቤት እያለ ኤሌሜንተር ሀይስኩል ትምህርተ ቤታችን ነበረ እና ከዛ ጀምሮ ነው መጠቀም የነበረው ስለዚህ ብዙ አመት ተጠቅሜያለሁ አሁን በደንብ ነው የምችለው። በደንብ መጥቀም ይቻላል መጻፍ እችላለሁ ውስጥ ገብቼ የፈለኩትን ነገር ማድረግ እችላለሁ። በደንብ በደንብ መጠቀም እችላለሁ ብዬ አስባለሁ። ኤክስኤል በደንብ መጠቀም እችላለሁ ወርድን በደንብ መጠቀም እችላለሁ። ይሄ ብቻ አዳዲስ አፕሊኬሽኖችን በደንብ መጠቀም እችላለሁ ብዬ አስባለሁኝ። እኔ

አዎ እንግዲህ ለሌሎች ማካፈል በጣም እወዳለሁኝ በተለይ ተቸግረው እርቧቸው መንገድ ላይ ለወደቁ ሰዎች ማካፈል በጣም ነው ደስ ሚለኝ። ምክንያቱም ደስታቸው እነሱ ፊት ላይ ያንን አሁን ሳካፍላቸው እነሱ ፊት ላይ የማየው ደስታ ለኔም በጣም ትልቅ ነገር ነው ማለት የእውነተኛ ደስታ ነው ማየው። እና ደስ ይለኛል ምርቃታቸው ምንድነው? ምስጋናቸው በጣም ደስ ይለኛል። እና እኔ ብቻዬን ከምበላ ሌሎች አካፍዬ ሌሎቹን ማስደሰት ሌላው ሰው ሲደሰት ማየት። በጣም ነው ደስ ሚለኝ እና ብዙ ጊዜ ምግቤን አካፍላለሁኝ። የተቸገረ የተራበ ሰው ካየሁኝ በተለይ

ማታ ማታ የሳር ውስጥ ያሉ እንስሳቶች እንጭላልት ነው የሚባል እነሱን እሰማለሁ የሌሊት ወፎችን ድምጽ እሰማለሁ። ጅብ ደግሞ አለ እኛ። እኔም የምናወራበት አካባቢ እና በተለይ ካ አራት ሰዓት ካ አምስት ሰዓት በኋላ የጅብ ድምጽ አለ በደንብ በጣም የሚያስፈራ የጅብ ድምጽ አለ። ያው ግቢ ውስጥ ስለሆንኩኝ አልፈራም እንጂ ጅብ ይጮሃል በደንብ ውሻ ውሻ ድምጽ አለ። ሳር ሰለሆነ ግቢያችን ደሞ ያው ሳር ውስጥ ያሉ እነ እንቁራርት እነ እንጭላልት የሚባሉ እንስሳቶች ይጮሃሉ። አንዳዴ ደሞ የሌሊት ወፍችም የነሱ ድምጽ እሰማለሁ።

ከፀሀይ እምጠበቀው በተቻለኝ አቅም ፀሀይ በሆነ ሰዓት ላይ ከቤቴ ባለመውጣት ነው። ድንገት ግዴታ ሆኖ መውጣት ያለብኝ ጉዳይ ካለ ደግሞ ሰንስክሪን እቀባለሁኝ። ሰንስክሪን ተቀብቼም በሱ ብቻ አልወጣም ዣንጥላ እይዛለሁኝ። ግዴታ ነው በጣም አሁን በተለይ አሁን ስሞኑን ማለት ከጥቂት አመት ወዲህ ያለው የፀሀይ ሀይል። በጣም ከባድ ነው እና ሰንስክሪን ራሱ አድርጌ ላይበቃኝ ይችላል። ስለዚህ ዣንጥ ይዤ ነው የምንቀሳቀሰው ግዴታ ከሆነ ነው። ካልሆነ ግን በፀሀይ ሰዓት ከቤት ወይም ከቢሮ ወይም ከ ካለሁበት ቦታ አልንቀሳቀስም ፀሀዩ እስከሚያልፍልኝ ድረስ። በተለይ የቀትር ሰዓት ፀሀዮች ይሄ ከስድስት ሰዓት እስከ ስምንት ሰዓት ያለው ፀሀይ ካለውበት ቦታ ባለመውጣት ለማሳለፍ እሞክራለሁ። ግዴታ ከወጣሁኝ ግን እንዳልኩት ሳን ስክሪን እና ዣንጥላ እጠቀማለሁኝ።

ቤቴን በየሁለት ቀን አጸዳለሁኝ ነው። ምክንያቱም ከውጭ ስንገባ ያው በአግሬ ነው አሁን አባራ ይዤ መግባት ስለማይቀር ግዴታ ከተቀመጠ ደግሞ ይሸታል። ስለዚህ በየሁለት ቀን ነው ከሁለት ቀን በላይ አላሳለፈውም። በተለይ መሬቱን መስኮት ከተከፈለ ደግሞ አቧራ መግባቱ አይቀርም ስለዚህ ወንበሮቹን ጠርጴዛዎቹን ማዛታደም ካለ በዛ አርባ አባራ ይሆናል። ስለዚህ በየሁለት ቀን ነው የማጸዳው ቤቴ።

አዎ ሳንቲም ቆጥባለሁኝ በደንብ። ካልበዚያም ምንም ጥገት አይኖርማ ያገኙትን ከስር ከስር ካጠፋሁት የሆነ ቀጣይ የሆነ ችግር ሲፈጠር ከየት አመጣለሁኝ? ስለዚህ ካገኘኋት ትንሽ መሆን ትልቅም ሆን ያገኘኋት ገንዘብ ሳንቲም ለመቆጠብ ሞክራለሁ ቆጥባለዉእውነትም። ባንኬን በደንብ እጠቀምበታለው። ምክንያቱም ቸግሮኝ አይቼው እወቃለሁኝ የቸገረ ሰዓት ላይ ማንም ስለማይደርስ። ሳንቲም አገኘሁ ሰዓት ላይ ሳንቲሜን እንቁጠባለሁኝ

አዎ የሰሊድ ፎቶዎቼን ደስ ይላል። ማስታወሻ ይሆናል። አስቀምጣለሁ። የድሮ ፎቶዎች በወረቀት የታጠቡ ፎቶዎች ስለሆኑ በአልበም አሉ። በደንብ ነው ያሉት እወዳቸዋለሁ። ልጅነቴን ስለሚያስታውሱኝ ጓደኞቼን አብረውኝ የነበሩትን ሰዎች ልደቴን ሳከብር አብረው የሚመጡ የነበሩ አብረው የሚሆኑ የነበሩ የድሮ ፎቶዎቼን በደንብ ነው የምይዘው። ማስታወሻ ነው። ለልጆቼም አስተላልፋለሁ። እሰጣቸዋለሁ። ልጅ እያለሁ ይህን እመስል ነበረ ብዬ ለመስጠት የድሮ ፎቶዎችን አዎ እይዛለሁኝ።

አዎ ቃሌን እጠብቃለው ቃል አለመጠበቅ እኮ ወንጀል ብቻ ይሆን ሀጢያትም ነው። ስለዚህ ቃሌን እጠብቃለሁ ሰው በእኔ ምክንያት እንዲያዝን የሆነ ነገር ቃል ገብቼ ሳላረግ ቀርቼ እንዲያዝንብኝ አልፈልግም። የሰው ሀዘን እፈራለሁኝ ስለዚህ ቃሌን በተቻለኝ አቅም እጠብቃለሁ። የማልችለውን ነገር ቃል አልገባም። ቃል ከገባው ግን ቃሌን እጠብቃለሁ እንዴትም እንዴትም ብዬ አደርጋለሁ እንጂ። አልተወውም ቃሌን እጠብቃለሁ በደንብ

አይ አልጠጣም ይቅርታ መጠየቅ በጣም ከባድ ነው። በተለይ ሳላጠፋ ሰው ሳያጠፋ እኮ ነው በጣም ከባድ ባጠፋውበት ነገር ላይ ቀላል ነው። ጥፋቴን ካመንሁኝ ቀጥታ መጠየቅ ቀላል ነው። ያላጠፋሁት ነገር ግን ለመታደግ ብቻ ሰው ማስደሰት ብቻ የሆነ ሰላማዊ እህ ባየ ትምህርት ይቻላል። ሆ እንግሪ ይቅርታ መጠየቅ ለኔ ቀላል አይደለም።

ዛሬ የመጀመሪያው ምግቤ ፍርፍር ነው የድርቆሽ ፍርፍር በጣም ደስ ይል ነበር። ጥርግ አድርጌ ጭርስ አድርጌ ነው የበላሁት። ደስ ይላል እንጀራ ፍርፍሩ ነው ዶሮ ወጥ የተረፈ ነበር በዶሮ ወጡ ተፈርፍሮ ማለት ነው። ጥሩ ነበር ከስንት ጊዜ አንዴ በዓል ሲመጣ ነው እንደዚህ አይነት ምግብ እምናገኘው እማገኘው እኔ። አሁን ባለፈው ገና ስለነበረ ለዛ ነው። የዶሮ ፍርፍር ያገኘሁት

አዎ የዝናብ ውሃ ሰበስባለሁ የውሃ እጥረት ስላለ እኛ አከባቢ የዝናብ ውሃ ሰብስቤ በተለይ በክረምት ወቅት ልብስ ሚናጥበው እቃ ሚናጥበው ሁሉንም ነገር ምንሰራው በዝናብ ውሃ ነው። ምንም አናባክንም እሰበስባለሁ እኔ አላባክም ምክንያቱም የውሃ እጥረት አለ የቧንቧ ውሃ ቶሎ ቶሎ አይመጣም። ስለዚህ እነሱ እኮ እስከሆነ ድረስ የዝናብ ውሃ በደንብ ነው ምሰበስበውና በደንብ ነው ሚጠቅመኝ በደንብ ነው ምጠቀምበት ደግሞ። ለቤት መወልወያ፣ ለእቃ ማጠቢያ፣ ለልብስ ማጠቢያ በደንብ እጠቀምበታለው ለገላ መታጠቢያም እጠቀምበታለሁ። የጣራ ቆሻሻ ወርዶ ካለቀ በኋላ አንድ ሁለት ቀን ሶስት ቀን ከዝነበ በኋላ ከዛ በኋላ ያለው ንጹህ ውሃ ነው ሚሆነው። እና የዝናብ ውሃ በደንብ ነው ምጠቀመው።

የምወደው አትክልት ጥቅል ጎመን ነው። ደስ ይለኛል ቅዝቅዝ ያለ ምግብ ነው። እንደሾርቦ አድርጌ ስበላውም ደስ ይለኛል ጠብሼ ስበላውም ይጣፍጠኛል። ምንም በተከታታይ ብለው ብበላውም አይሰለቸኝም። ስገዛውም ደስ ብሎኝ ነው ምገዛው ቀለሙም ያምራል ነጭ ነው። ደስ ይለኛል በጣም ጥልቅ ጎመን ነው። እኔ ምወደው አትክልት

አዎ የምናገረው ታሪክ ካገኘሁማ በጣም ነው የምወደው ታሪክ መናገር ደስ ይላል በተለይ የተናናሾቼ እንደ ምክርም ይሆናቸዋል እንደ ልምድም ይሆናቸዋል ከእኔ ሚያገኙት ታሪክ ከእኔ የሚሰሙት ታሪክ ስለዚህ ታሪክ መናገር ወዳለሁ በደንብ ታሪክ እየተነገረኝ ስላደኩኝ ነው መሰለኝ እኔም አድጌ ከዛ ታሪክ መናገር በጣም ነው ደስ የሚለኝ። የ እኔ ራሴ ያሳለፍኩበትን ታሪክ በተለይ እውነተኛ ታሪክ ያለፍኩበትን እንደዚህ አይነት ታሪኮች መናገር ደስይለኛል።

አዎ እንዴ በደንብ አቅሜ በሚፈቅደው መጠን ሰዎችን መርዳት በጣም ደስ ይለኛል። እውነት ለመናገር አንዳንዴ ካቅሜ በላይም እረዳለሁ ተበድሬ እረዳለሁ አንዳንዴ። ሰው መርዳት ግን ደስ ይላል ያ ሰው የተሸገረው ሰው። ሲደሰት እንደማየት ምን ደስ የሚል ነገር አለ? በጣም ነው ደስ የሚለኝ እወዳለሁኝ። በተሻለኝ ባለኝ አቅም። አንዳንዴ ካቅሜም በላይ ረዳለሁኝ አዎ። በጣም ነው የምወደው ሰው መርዳት።

አሁን እምጠቀመው በአንድ እጅ የሚያዝ የሴት ቦርሳ ነው። ምክንያቱም ብዙ ከባድ ነገሮችን አልይዝም ትናንሽ ነገሮችን አስፈላጊ የሚባሉ ነገሮች ወይም የዋሌት ለገንዘብ መያዣ ዋሌቴን ቻፕስቲክ ብይዝ ነው። እና ድንገት ሞዴስ ብይዝ ነው ስለዚህ ቀላል ነገር ነው። አይከብደኝም ስለዚህ በአንድ እጅ የምትያዘዋን የሴት ቦርሳ ነው የምይዘው። አነስ ያላችውን ነው እንደውም ተለቅ ያለ ነገር አልይዝም ብዙም እንደዚህ አይነት ቦርሳ ነው የምይዘው።

አይነታችንን ግዴማ ዳግም አካባቢ ወንዝም ሀይቅ ነገር ስለሌለ ለመዋኘት አስቤም አላውቅም። ቤት ውስጥም የሚዋኝ ሰው የለም። ማንም እና ጓደኞቼ ጋርም የለም። ማንም ሚዋኝ ሰው እና እንዋኝ ብሎ ሀሳብ አቅርቦልኝ ሚያውቅ ሰው የለም። ስለዚህ መዋኘት አልችልም።

ሰዎችን በማንነታቸው ማስታዋውቀው ነው ጓደኛዬ ከሆነች ጓደኛዬ ናት እህቴ ከሆነች አህቴ ናት ወንድሜ ከሆነ ወንድሜ ነው አክስቴ ከሆነች አክስቴ ናት የሚሆነው በማንነታቸው ከእኔ ጋር ባላቸው ግንኙነት። ታውቋቸው አክስቴ ናት ታዋውቀው ታውቃት እህቴ ናት ጋደኝዬ ናት ባልደረባ ከሆነች ባልደረባዬ ናት ብዬ በማንነታቸው ነው ከእኔ ጋር ባላቸው ግንኙነት ነው የማስተዋውቃቸው።

አዎ ነገሮችን በስነ ስርዓት ነው የማስቀምጠው። በስርዓት ካላስቀመጥኩት አሁን የሆነ ሰዓት ላይ ስፈልግ ምኑን ከምኑ አድርጌ አገኘዋለሁ በስራዓት ካስቀመጥኩት ግን የፈለኩትን ነገር ከፈለኩት ቦታ አውጥቼ መጠቀም እንችላለሁ። ስለዚህ በደንብ በስርዓት አደራጅቼ ነው የማስቀምጠው በደንብ ምክንያቱም በኋላ በፈለኩት ሰዓት መረበሽ መበጥበጥ ስለማልፈልግ ማለት ነው። ጊዜን ማጥፋት ስለማልፈልግ አንድ ነገር በመፈለግ ጊዜን ማጥፋት ስለማልፈልግ በስርዓቱ በየቦታቸው ሁሉ ነገር በየቦታው ነው የማስቀምጠው። መጽሐፍ በመጽሐፍ ቦታ ልብስ በልብስ ቦታ ጫማ በጫማ ቦታ የተለያዩ ወረቀቶች የትምህርት ወረቀቶች በትምህርት ወረቀቶች ቦታ የልብ ወለዶች በልብ ወለዶች ቦታ የተለያየ በየቦታቸው በስርዓቱ አሰናድቼ ነው የማስቀምጠው።

አዎ ብዙ እወዳለሁ። እ ግን ድርቀት ያሲዛል ስለሚባል ብዙ አልመገብም። ግን ካገኘሁኝ አንዳንዴ መደ እወዳለሁኝ እበላለሁኝ በተለይ በስመቲ። ጠአሙም ሽታውም ቤቱን ራሱ ስለሚያጣፍጠው። በስመቲ ሩዝ በጣም ነው የምወደው ካገኘሁኝ እሱ ነው የምመገበው። አዎ እወዳለሁ።

በበጋ ወቅት ከስራ ውጪ ላረግ ምችለው ነገር በቅዳሜ እና በእሁድ ጊዜዬ በትርፍ ሰዓቴ በተለይ በጋ ስለሆነ ጭቃ ስለማይሆን ለመራመድ ስለሚመች የተለያዩ ቦታዎችን የተያዩ ገዳማትን ቤተክርስቲያናቶችን እጎበኛለሁኝ። መሬቱ ለመራመድ ስለሚመቸኝ ማለት ነው። በጋ ምጠብቀው። ከዛ ውጪ በቃ እንደዚህ አይነት ነገሮችን ጎበኛለሁ ከከተማ ወጣ ብዬ ለመጎብኘት እሞክራለሁኝ። በቃ

የምወድው ፍራፍሬ ሙዝ ነው ምክንያቱም ምን የማወጣው ነገር የለም። የጠጡን ድጄ ብቻ መምጣት ስለሆነ ከውስጡ ፍሬ ለ በቢላ መቁረጥ አይጠበቅብኝም። በእጄ ብቻ ልጣጩን ላጥ ላጥ አድርጌ መብታት ከዛ ልጣጩን መጣል ነው። ስራ ስለማያበዛብኝ ሙዝ ነው የምወደው ፍራፍሬ ከሁሉም የበለጠ።

አይ ምንም አልችልም የትኛውንም ሙዚቃ መሳሪያ መጫወት አልችልም። ግን ልጅ እያለሁ አስታውሳለሁ። ፒያኖ ሞክር ነበረ። ግን ተውኩት ትምህርት ሲበዛብኝ እሱንም ተውኩት። ብጫወት ደስ ይለኛል አሁን ፒያኖ ብጫወት ደስ ይለኛል። እስካሁን በዚ ሰዓት አልዋሽም። ምንም አይነት የሙዚቃ መሳሪያ መጫወት አልችልም።

አዎ እንዴ ስልጠናማ እወስዳለሁኝ። አዳዲስ ማላቃቸው ነገሮች ሲመጡ በደንብ ነው ምሰለጥነው። አሁን ለምሳሌ አካውንታንት ነኝ፥ የፒችትሪ አካውንቲንግ ስልጠና በነፃ ይሰጣል ውሰዱት ሲባል አንደኛ ነው የተሰለፍኩት። አዳዲስ ነገር ማወቅ ስለምፈልግ። አዲስ ነገር በአዲስ ስልጠና ሚሰጥ ከሆ እንደ እንደሚሰጥ ከሰማሁኝ የሚጠቅመኝ ከሆነ ስልጠናው ወስዳለሁኝ እካፈላለሁኝ ስልጠና ላይ።

አዎ እሳት ማንደድ እችላለሁ እንጨት ካለ ክብሪት ካለ አይከብድም አይከብደኝም እሳት ማንደድ በደንብ እችላለሁኝ። እንጨቱ ደረቅ ከሆነ እርጥብ ካልሆነ እንጨቱ ማቀጣጠያ ክብሪት ካገኘሁኝ ወረቀቶች ካገኘሁኝ ከተቻለ ጋዝም ካገኘሁኝ በደንብ ነው ማንደድ የምችለው አይከብደኝም እንጨቱ የደረቀ ይሁን ብቻ።

በዚህ ቅዳሜና እሁድ ያሰብኩት ቅዳሜ የፀጉር ቤት ለመሄድ፣ ሳውና ለመግባት ራሴን ንጹህ ለማድረግ ነው። ከዛ ምክንያቱም እሁድ ከጓደኞቸ ጋር ፕሮግራም አለኝ። ከዛ በቃ ተሰባስበን ለመዝናናት ፕሮግራም ስላደረግን በቃ ቅዳሜን ራሴን በማስዋብ አሳልፋለሁኝ። ከዛ እሁድ ከጓደኞቸ ጋር ሽርሽር እንወጣለን።

አዎ ወደ ስራ እሄዳለሁ እንዴት ነው የምንሄደው? በታክሲ ከቤት እወጣለሁ ታክሲ እዛለሁ እስከ ግማሽ መንገድ ያደርሰኛል። ካወረደኝ ቦኃላ ደግሞ እንደ ግዴታ ቢሮ ድረስ የምያደርሰኝ ሌላ ታክሲ ይዛለውኝ እሱ እስከ ቢሮ ድረስ ያደርሰኛል። በቃ እገባለሁኝ። ያ ስመለስም ምን እንደዛ ነው።

አዎ ማብሰል እችላለው አሁንም የራሴን ቁርስ ምሳ እራት ራሴን ማብሰል በደንብ እችላለው። መብሰል ጎበዝ ነኝ። ደግሞ ለሌላ ሰዎችም አዎ ቤት ውስጥ ላሉትም እሰራለሁ። በደንብ ምንም አይነት ነገር እንጀራ እጋገራለው ወጥ እንሰራለው። ሌላ የተማኩትን ምግብ ውስጥ ለእኔ አይከብደኝም እችላለሁ።

አይ አሁን ያለሁበት ግቢ ሰፊ ነው እና የጎረቤቶቹን ግቢ ለብቻቸው ነው እና ድምፃችን አይሰማማም። ያው ምንም ሰፊ ስለሆነ የኛም ቤት ለብቻ ነው የነሱም ቤት ነው ብቻ ነው። ምንም አንገናኝም ጩኸት ምናምን ካለ ነው እንጂ ዝም ብለው ሲያወሩ ድምፃችን አንሰማማም። ከቤት ውጭ ችግር ተፈጥሮ ከጮሁ ምናምን ግን አዎ እሰማለሁ። ሌላ ቀን በኖርማል ቀን ግን የሚያወሩት ወሬ አልሰማም። ችግር ሲፈጠር ወይም ደስታ ሲሆን ምናምን ነው የምሰማው። ድምፃቸውን ከፍ አድርገው ሲያወሩ እሰማለሁኝ።

የኔ ድርጅት ችሎታ ብዬ ማስበው ባለችኝ ትንሽ ነገር አብቃቅቼ መኖር መቻሌ ነው። ገንዘብ ካገኘሁ አዎ በስራው ስኖር አለው። ከሌለኝ ግን ገንዘብ ባጣሁ ሰዓት ተቸገርኩኝ ብዬ ዝም ብዬ ዝም ብሎ የማይሆን አይነት አኗኗርም ባለችኝ ነገር አብቃቅቸ እንደምን ብዬ እኖራለሁኝ ችሎቴ ይሄ መሰለኝ።

የእቃ ቁጥጥር አዎ አደርጋለሁ የቤቴን እቃ እቆጣጠራለው ምክንያቱም መጥፋት የለበትም። ድንገት አንድ ነገር ጎሎ ካገኘሁ እንጠይቃለን የቤት ሰራተኛ አለችኝ። በደንብ ነው ምቆጣጣራት። ሰብራ ከሆነ እቃ ተሰብሮባት ከሆነም ጠፍቶባት ከሆነ ወስዳው ከሆነ። ለማውቅ በደንብ ነው ምቆጣጠረው ምክንያቱም አንዴ ከጠፋ በኋላ ምልሼ አላገኘውም። በትኩሱ ቶሎ ቶሎ ቁጥጥር አደርጋለሁ በየቀኑ።

አዎ አቧራ ችግር ይፈጥርብኛል በደንብ ቆዳዬ ላይም እ አቧራ ከነካኝ ያሳክከኛል እ አፍንጫዬ ውስጥም ከገባ እንደ ሳይነስ ይሆንብኛል መተንፈስ ይከብደኛል። እ ስለዚህ በጣም ነው ችግር የሚፈጥርብኝ እ በ ተቻለኝ አቅም ከአቧራ ለመራቅ እሞክራለሁ በተለይ ለ አፍንጫዬን ለ አተነፋፈሴ ስለሚከብደኝ ማለት ነው። አንዴ ከነካኝ በኋላ ቀኑን ሙሉ ማታ ሙሉ ራሱ ፈሳሽ ሲወጣ እና ሲያስቸግረኝ ነው የሚያረው። ስለዚህ ከቧራ እራሴን አርቃለሁ ያው ፊቴ ለይም ቆዳዬ ላይም እጄም ከፈት ያለ ልብስ ካረኩኝ እጄ ላይም ሲነካው እንደ ቁስል ያሳክከኛል። ስለዚህ በተቻለኝ አቅም ከአቧራ ለመራቅ ሞክራለሁ ችግር ስለሚፈጥርብኝ ነው። ስለዚህ አቧራ አዎ ችግር ይፈጥርብኛል